ኮት ማለት እንግዲህ የሚለበስ ነው ሰዎች እንግዲህ እስከኖሩ ድረስ ራሳቸውን ገበና የሚሸፍኑበት አለ ማለት ነው። እና ከነዛ ውስጥ ላይኛው ከወገብ በላይ የሚለበስ ኮት። ደርጀት ያለ ኮት ይባላል በሀገራችን ኮት እንለዋለን። እንግዲህ ኮት ስንል ከብዙ አይነት ነገር ሊሰራ ይችላል የሱፍ ኮት ሊሆን ይችላል የጃኬት ኮት የቆዳ ወይም ይሄ ሌዘር ኮት ልንለው እንችላለን። እና እንደ አጠቃላይ ከላይ የምንለብሰው ከቲሸርት በላይ ወይም ከሸሚዝ በላይ ሊሆን ይችላል። የምንለብሰው ነው ኮት ስንል አብዛኛውን ጊዜ ሙቀት በሆነ ሰዓት እንደዚህ ብርድ ባለ ሰዓት ወይም ጠዋትና ማታ አብዛኛውን እንለብሰዋለን ማለት ነው

አስቀምጥ ማለት እንግዲህ የተለያየ ነገር አለ እንደ ትርጉሙ ይለያያል። የሆነ እቃ የሆነ ሰው ይዞ ሲመጣ ይሄንን እቃ እዚህ ጋር አስቀመጥ ልንለው እንችላለን። ወይም የሆነ የተቀመጠን ነገር አንድ ሰው አንስቶ ሊሄድ ሲል። ወደ ቤቱ ሊወስደው ሲል ወይም የሆነ ቦታ ላይ ይዞት ሊሄድ ሲል ያንን እቃ አስቀምጠው እንላለን ማለት ነው። ስለዚህ የአስቀምጥ ሰንል አጠቃላይ ያለው ትርጉም ይሄንን ይመስላል እንዲያው የሆኑ እቃዎችን የተለያዩ እቃዎችን ሊሆን ይችላል። የተለያየ ነገሮችን የምናስቀምጥበት መንገድ ነው። ለምሳሌ ስልኬን አኑሬ ጠረምጴዛ ላይ ከጠርምጴዛ ላይ አንድ ልጅ። አስቀምጥ ሊል ይችላል ያን። አስቀምጥ ማለት ዞሮ የተሰጠውን እቃ የተለያየ ነገር ነው የምናስቀምጥበት ነገር ነው። እንዳያነሳው የሆነ ነገር ይዞት እንዳይሄድ ይዞት ልሄድ ሲል ወይም አንስቶ ሊወስደው ሲል አስቀምጠው ይሄ ጥሩ አይደለም ይሄ መኖር አለበት። የሚጎዳም ሊሆን ይችላል። በነገራችን ላይ የሚፈነዳ ነገር። ነገር ሆኖ። የሚያቃጥል ነገር ከሆነ። ያ ነገር እንዳያቃጥልህ አስቀምጠው ተው ይፈጀሃል። መሬት አኖረው ይፈጀሃል ያቃጥላል እንላለን

አንድ ጀልባ ማለት እንግዲህ የተለያዩ መርከብ በኋላ የሚሄዱ የጀልባ አይነቶች አሉ እንደየመጠናቸው ይለያያል። አስርም ሀያም ሰላሳም ከዛም በላይ የሚየዙ ሊሆን ይችላል የተለያዩ ጀልባዎች አሉ ማለት ነው። እና ጀልባ ስንል እነዝ ናቸው። ለምሳሌ ትልልቅ ሀይቅ ላይ እንዲህ የሚፈስ ላይ ሳይሆን ክብብ ብሎ ወይም ተከቦ ያለ ሀይቅ ባህር ላይ የሚገኝ ነው ጀልባ ስንል። ለምሳሌ በኢትዮጵያ ስንመጣ ጣና ወይም አዋሽ ላይ የሚገኝ ሀይቅ ላይ አሉ። ጀልባዎች አሉ። እንደውም አሁን በቅርቡ የኢትዮጵያ መንግስት። ከውጭ ሀገር ያስመጣት በጣም ውድ የሆነች ወደ አራት ወር የፈጀባት ትራንስፖርት ወይም ወይ ጉዞ ከዛ እዚህ ለመድረስ ከቻይና ነው ያስመጣት። ከቻይና እዚህ ለመድረስ ወደ አራት ወር የፈጀባት። አዲስ አበባ ውስጥ ብቻ አዲስ አበባ ኢትዮጵያ ውስጥ ብቻ ወደ ሶስት ወር ፈጅቶባታል እሷን። ጣና ለማድረስ ጣና ማለት እንግዲህ ባህር ዳር አካባቢ የሚገኝ ነው። እና እዛ ባህር ዳር ላይ ለማድረስ ይሄን ያህል ቀናት ፈጅቶባታል ማለት ነው። እነዚህ እነዚህ ናቸው ጀልባ እንግዲህ ጀልባዎች ይለያያሉ አንድ ሰው ብቻ የሚሳፈሩባቸውም ጀልባ አሉ። የተለያዩ ብዙ ሰዎችም የሚሳፈርባቸው ሰዎች አሉ። ሶስት መቶ ያሁኑ እንደውም አሁን የመጣችው ጀልባ ወደ ሶስት መቶ ምናምን ወደ አራት መቶ የምትይዝ ጀልባ ነው ያመጡት ማለት ነው። በጣም የሚገርም ነው። በነገራችን ላይ የሚገርም ሁኔታ ነው። ጀልባ ሲባል እንግዲህ ነዳጅ የሚያወጣ የሆነ ጋዝ ነገር የለው የሆነ አየር የሚበክል ነገር ስለሌለው ውሃ ላይ ስለሆነ የሚሄድ በጣም

ጥሬ ገንዘብ ስናልንግደኝ የተለያዩ ጥሬ ገንዘቦች አሉ ማለት ነው። እንግዲህ የጥሬ ገንዘብ ብዙ ነገር ልንጠራ እንችላለን። በጅ የሚያዝ የሚያዝ ነው። በነገራችን ላይ ቀደም ይገበያዩበት የነበረው ራሱ የቻለ ብር የሳንቲብ ነበረ ሽልንግ ሰሞኔ። ሽልንግ ተሰሞኔ የተባሉ የሚጠሩ የሳንቲብ አይነቶች ነበሩ እሱ ነው። ገንዘብ የምንለው ጥሬ ገንዘብ ከዛ በመቀጠል ይሄ የወረቀቱ ብር መጣ አንድ ብር አምስት ብር አስር ብር ሃምሳ ብር መቶ ብር እየተባለ መጣ ማለት ነው። እንግዲህ በቀደም በነበሩ መንግስታቶች ላይ። ከዛ አሁን ደግሞ ሲቀጥል የተለያዩ የብር ትሞች መጡ እስከ ሁለት መቶ ብር ድረስ አንዴ ሁለት መቶ ብር የያዘ ወረቀት ብር መጣ ማለት ነው። ነጥሬ ገንዘብ ሲባል በእጃችን የምንይዘው ልንዳብሰው የምንችል የምንገበያይበት ነው በእጃችን ሊዳበስ ሊታይ የሚችል ነገር ነው። ጥሬ ገንዘብ ስንል። የሚገርመው ነገር አሁን አሁን የቴክኖሎጂ መጥቶ ጥሬ ገንዘብን የመጠቀም እድሉ በጣም ቀንሶ አለ ይሄ ስትጠቀም አይደለም አብዛኛው በዲጂታል ወይም በኮምፒውተር በኮምፒውተራይዜሽን ስለሆነ አብዛኛውን ጊዜ እየተጠቀምን ነው አይደለም ማለት ነው። እርግጥ በጣም አስፈላጊ ነው። አሁን የምንጠቀምበት አንፃር ጥሬ ገንዘብ ከመጠቀም ይልቅ እነዚህን የኮምፒውተር የዲጂታል አለሙን መጠቀሙ በጣም ጠቃሚ ነው። ምክንያቱም የፈለግነው ቦታ የፈለግነው ላይ የትም ቦታ ቢሆን ይዘህ ነው መንቀሳቀስ ሳይጠበቅብን ጥሬ ገንዘቡን በባንክ ብቻ በሞባይል ባንኪንግ በማስተላለፍ ብዙ መገበያየት